አይነት ልብስ ትወዳለህ? ብዙ አይነት ልብሶችን እወዳለሁ። ነገር ግን ጽድት ያለ ልብስ ለምሳሌ የጨርቅ ሱሪ ከላይ ደግሞ ሸሚዝ እንዲሁም ደግሞ ኮት ከዛ ባሻገር ከረባት እንዲሁም ጫማ የቆዳ ጫማ መልበስን እወዳለሁ። ምክንያቱም በጣም ጥሩ አይነት ነገር ይኖረኛል እሱን ስለብስ ደስ የሚል ስሜት ይሰማኛል። የሆነ ክብር ምናምን ያገኘው ነው የሚመስለኝ። ስለዚህ ብዙ ጊዜ እንደዚህ አይነት ልብሶችን መልበስ እወዳለሁ። ነገር ግን ቀልል ያለ አለባበስም በጣም እወዳለሁ። ለምሳሌ ጂንስ ሱሪ በቲሸርት ልወድ እችላለሁ ወይ የምወድባቸው አጋጣሚዎች ብዙ ናቸው ቀለል ያለ አይነት አለባበስ በጣም እወዳለሁ። የሚያስጨንቀኝን አይነት አለባበስ አልወድም። ነገር ግን የትኛውም አለባበስ ቢሆን ለኔ እረፍትን ወይም መዝናናትን የሚፈጥርልኝ ከሆነ እንደዛ አይነት አለባበሶችን ሁል ጊዜም አዘወትራለሁ ወይም እወዳለሁ። ስለዚህ ቀለል ያለ ያለ አይነት አለባበስ ያለው ልብስ እወዳለሁ። ስለዚህ እጅንስ ሱሪ ሊሆን ይችላል የጨርቅ ሱሪ ሊሆን ይችላል። ለኔ ሰላም የሚፈጥርልኝ ከሆነ እወዳለሁ ማለት ነው።

ልጅነትህ የምዘክረው ነገር አለ? አዎ ከልጅነቴ ጀምሮ የምዘክረው ነገር አለ። ለምሳሌ ከልጅነቴ ጀምሮ ከምዘክራቸው ነገሮች አንዱ የልደቴ ቀን ወይም የተወለድኩበት ቀን ነው። ስለዚህ የልደቴ ቀን በመጣ ቁጥር ሁልጊዜም እዘክራለሁ ማለት ነው። የልደትን ቀን ማክበር በጣም የሚያስደስት ነገር ነው። ምክንያቱም ከወዲያኛው አለም ወደዚህኛው አለም ወደ ምድር የመጣንበት ቀን ነው። ስለዚህ በተለየ የማስታውሰው ቀን ወይም የምዘክረው ቀን ነው ማለት ነው። ስለዚህ የልደታችንን ቀን መዘከር ራሱን የቻለው ዋጋ አለው ብዬ አስባለሁ። ምክንያቱም አንደኛ ፈጣሪያችንን ወደዚህ ምድር ስላመጣን የምናመሰግንበት ቀን ነው። ሁለተኛ ቤተሰቦቻችንን ለእኛ ወደዚህ ምድር መምጣት ምክንያት ስለሆኑ የምናመሰግንበት ቀን ነው። ሶስተኛ ደግሞ የእድሜያችንን መጨመር የምናስብበት እና እድሜያችን እየጨመረን በመምጣቱ ምክንያት ማድረግ ያሉብንን ነገሮች የምናስታውስበት የምናስተውልበት ነው ማለት ነው።

ማብሰል ትችላለህ? አዎ እኔ ማብሰል እችላለሁ። በተለይ በተለይ የተለያዩ ወጦችን ማብሰል እችላለሁ እንዲሁም ለቁርስ የሚሆኑ የተለያዩ ምግቦችን ማብሰል እችላለሁ። ለምሳሌ እነ ፓስታን እነ ሞክሮኒ እነ ሩዝ እነዚህን ማብሰል እችላለሁ። ከዛ ባሻገር ደግሞ ለምሳሌ እነ እንቁላል እንቁላል በዳቦ ሚባል ምግብ ጠዋት ላይ ለጠዋት ወይም ለቁርስ የሚሆን ነገር ማዘጋጀት እችላለሁ ወይም ማብሰል እችላለሁ። ከዛ ባሻገር ቅድም እንዳልኩት ወጥ ነክ ነገሮችንም እንዲሁ ማብሰል እችላለሁ ለምሳሌ ሽሮ ወጥ ማብሰል እችላለሁ ምስር ወጥ ማብሰል እችላለሁ። ሌሎችንም ነገሮች ማብሰል እችላለሁ ስለዚህ እንደ አጠቃላይ ለምግብ እሚሆኑ ነገሮችን ማብሰል ወይም ማዘጋጀት ምችልባቸው አጋጣሚዎች አሉ። እንዲሁም ብዙ ጊዜ እንደውም ጠዋት ጠዋት ለኔም ይሁን ለቤተሰቤ ቁርስ በጠዋት ተነስቼ ማዘጋጀው እኔ ነኝ። ስለዚህ ይሄ የሚያሳየው እኔ ማብሰል እንደምችል ነው። ስለዚህ ማብሰል እችላለሁ ማለት ነው።

ቅርብ ጓደኛህ ንገረኝ ስለ ቅርብ ጓደኛዬ መናገር የምችለው ቅርብ ጓደኛዬ ብዙ ጊዜ አብሮኝ ይገባል አብሮኝ ይወጣል እንቅስቃሴያችን አንድ አይነት ነው። የስራ ባልደረባዬም ጭምር ነው ስለዚህ አብሬ ከእሱ ጋር የማሳልፋቸው ጊዜዎች ብዙ ናቸው። የቅርብ ጓደኛዬ በስራ አብሮኝ የሚተባበር እንዲሁም ደግሞ በተለያዩ በደስታም ይሁን በሀዘን ጊዜዎች ብዙ ጊዜ አብሮኝ ጊዜ የሚያሳልፍ ነው። ስለዚህ ጥሩ ጓደኛዬ ማለት ለኔ ያው የወንድሜ ያክል ነው ብዬ መናገር እችላለሁ ማለት ነው። እንደሚታወቀው ስለ ጓደኛ ወይም ደግሞ ጥሩ የሚል ነገር ጨምረን ስለ ጓደኛ የምናወራ ከሆነ ለእኛ ጥሩ የሚያስብ በስራችንም በችግራችንም በተለያዩ ነገሮቻችንም አብሮን የሚሳተፍ መሆን አለበት። የኔም ጓደኛ ልክ እንደዛ ነው ማለት ነው።

በመስታወት ላይ ምን ያክል ጊዜ ታያለህ? በመስታወት ላይ ብዙ ጊዜ የማይ አይነት ሰው አይደለሁም። ነገር ግን ያው እንደሚታወቀው መስታወት የተሰራበት ዋናው ምክንያት። ፊታችንን ወይም ደግሞ ራሳችንን አስተካክለን ወደ ስራን ቦታ ይሁን ከቤት ውጪ ለመውጣት የሚያገለግለን ነገር ነው ያ ማለት። ለምሳሌ መስታወት የፊታችንን ሁኔታ የፀጉራችንን ሁኔታ እንዲሁም ደግሞ ማጽዳት ያለብንን ነገሮች መስተካከል ያለብን ጺም ካለ እና የመሳሰሉ ነገሮችን ለማየት የሚያገለግለን ነው። በጣም አስፈላጊ ነገር ነው። መሰረታዊ የሆኑ ነገሮችን ለማየት የተወሰኑ ጊዜዎች ሊወስድ ይችላሉ ከአስር እስከ አስራ አምስት ደቂቃ። ጠዋት ጠዋት ሁል ጊዜ መስታወት ላይ ጊዜ ልወስድ እችላለሁ። ነገር ግን ያን ያክል ጊዜ ብዙ ጊዜ የማሳልፍ ሰው አይደለሁም መስታወት ላይ ስለዚህ። መሰረታዊ ነገሮችን ለማየት ፊቴን ከታጠብኩ በኋላ ለምሳሌ ማስተካከል ያለብኝ ነገሮች ካሉ ፊቴ ላይ እነሱን ለማስተካከል። የግድ መስታወት እጠቀማለሁ። ከዛ ባሻገር ግን ብዙ ጊዜን መስታወት ላይ የማሳልፍ ሰው አይደለሁም ማለት ነው።

የይለፍ ቃልህን ትጠብቃለህ? አዎ የይለፍ ቃልህን መጠበቅ የግድ ማድረግ የሚገባኝ ነገር ነው። ምክንያቱም በዚህ ጊዜ የተለያዩ ነገሮችን ስንጠቀም የራሳችን የሆኑ ማንም ሊያውቃቸው የማይችሉ ሚስጥራዊ የሆኑ የይለፍ ቃሎች አሉን። ስለዚህ የይለፍ ቃሎቻችንን መጠበቅ የማንችል ከሆነ የምንፈልጋቸውን መተግበሪያዎች በቀላሉ መጠቀም አንችልም። ስለዚህ የምንፈልጋቸውን መተግበሪያዎች የግላችን አድርገን በጤነኛ በሆነ መልኩ ለመጠቀም የግድ የይለፍ ቃሎቻችንን መጠበቅ ግድ ይለናል ወይም ደግሞ ለሌሎች አሳልፈን መስጠት አይኖርብንም ማለት ነው። አለበለዚያ ግን ለሌሎች አሳልፈን የምንሰጥ ከሆነ የተለያዩ መተግበሪያዎቻችን ውስጥ እየገቡ ሚስጥሮቻችንን እና ሰዎች እንዲያዩ የማንፈልጋቸውን ነገሮች በቀላሉ ሰዎች ሊመዘብሩብን ይችላሉ ማለት ነው። ስለዚህ የይለፍ ቃሌን እኔ እጠብቃለሁ ማለት ነው።

ትጠብቃለህ እኔ አዎ ቃሌን እጠብቃለሁ። ምክንያቱም ቃል የእምነት እዳ ነው። በነገራችን ላይ አንድ ሰው ቃል የሚገባ ከሆነ። በቃሉ መገኘት መቻል አለበት ወይም ቃሉን መጠበቅ መቻል አለበት የማንጠብቀውን ቃል መግባት የለብንም ማለት ነው። ስለዚህ እኔ ብዙ ጊዜ ቃል እገባለሁ ቃል ከገባሁ ግን በቃሌ የምገኝ አይነት ሰው ነኝ ማለት ነው። ቃል ያልገባሁትን ነገር ማንም ሊያስገድደኝ አይችልም። በእርግጥ ቃልም ገብተን ማንም ሊያስገድደን አይችልም ምክንያቱም በቃል ደረጃ የተቀመጠ ነገር ስለሆነ ማለት ነው። ነገር ግን ቃል ከገባን ብዙ ጊዜ ቃል የእምነት እዳ ነው ይባላል። በእምነት ነው ያንን ቃል የምንገባው ስለዚህ እምነታችንን ማክበር ወይም መታመናችንን ማስጠበቅ አለብን። በዚህም አማካኝነት ቃላችንን መጠበቅ አለብን ማለት ነው። ስለዚህ ቃል የእምነት እዳ ነው በዚህም አማካኝነት እኔ ብዙ ጊዜ ቃሌን የምጠብቅ አይነት ሰው ነኝ ማለት ነው። ስለዚህ ቃሌን እጠብቃለሁ።